አቧራ ችግር ይፈጥርብሻል ወይ? አባራ ይሄን ያህል የተጋነነ ችግር እንኳን አይፈጥርብኝም። ነገር ግን አንዳንድ ጊዜ አቧራ ከበዛ አይኔን ሊሸፍነኝ ይችላል። እንዲሁ መተንፈሻ ጎሮሮዬን አፍንጫዬን ከሸፈነኝ። ትንሽ እሱ ልቸገር እችላለሁ ጎሮሮዬን የመዝጋት ባህሪ ያመጣብኛል። ይከረክረኛል ድምፄ ይጎረርራል ማለት ነው። እና አይኔ ደግሞ አቧራ ካለ አይኔ ውስጥ ይገባል። አይኔ በደንብ እንዳያይ ያደርገኛል ይሸፍነኛል ያመኛል ይኮረኩረኛል ስለዚህ አቧራ ከበዛ አዎ ችግር ያመጣብኛል። ኧረ ከበዛም አይደለም። አቧራ ስልት ጀመር ከቦነነ በጣም ችግር ነው የሚያመጣብኝ። ምክንያቱም አፍንጫዬ የመተንፈሻ አካል ይሸፍነዋል። አይኔ የማይበትን በዛውም ይከልለኛል ያመኛል ጠጠርና አሸዋ ምናምን ሊገባብኝ ስለሚችል ማለት ነው። ስለዚህ በጣም ችግር ያመጣል። በትልቁ ማለት ነው።

ስለ ቅርብ ጓደኛ ንገረኝ ቅርብ ጓደኛ የምለው እንኳን ብዙም የለኝም ግን ራቅ ያሉ ናቸው። ስለዚህ የቅርብ ጓደኛዬ። ጥሩ ጓደኞች ናቸው ሁለት ናቸው በቃ አለኝ ምላቸው እነሱ ናቸው እንጂ ያን ያህል ቅርብ የምለው ጓደኛዬ እንኳን የለኝም ብዙም እኔ ሰው ስለማላምን የቅርብ ብዬ ጓደኛዬ የለኝም አልይዝም። ምክንያቱም ሰው ነው ሰው ሁል ጊዜ። ነገር ስለሆነ እኔ ብዙም የቅርብ ጓደኛ ብዬ እንትን አልልም። ግን በሀዘንም በደስታ የምትቀራረበው እንደ ማህበራዊ ኑሮ የምትኖረው ከሆነ ግን አሉኝ ሁለት ናቸው ሴቶች ናቸው። እንገናኛለን እረፍት ጊዜ ቅዳሜና እሁድ አብረን ጊዜ እናሳልፋለን ስላሳለፍነው ጊዜያቶችን ምን ነበር ምን ገጠመን አዲስ ነገር ተፈጠረ ወይም ምን ሀዘን ተገጠመን የሚለውን ነገር እናወራለን። እነሱም ጥሩ ናቸው የስራ ሰዎች ናቸው አዲስ ለመፍጠር የሚጓጉ አዲስ ነገር ለማወቅ የሚጓጉ ወይም ደግሞ የሚጥሩ የሚጣጣሩ ልጆች ናቸው። የትምህርት ቤት ጓደኞቼ ናቸው አንድ ክላስ አንድ ላይ ነበርን ግቢ ላይ ኮብል ዩኒቨርሲቲ ስንማር። ግራጆች ካደረግንም አብረን ነው ያለነውን ከምርቃት በኋላ ምን እንገናኛለን። ስለዚህ ጓደኞቼ ቅኖች ናቸው እኔ እስከማውቀው ድረስ ሀሳብ ቢሆን ናቸው ለሰው ያሰባሉ ስለዚህ እነሱም ጥሩ ናቸው። ለሰው ያስባሉ ትሕትና አላቸው አዲስ ነገርም መፍጠር ይፈልጋሉ የሚወዱ ናቸው። እድገትን የሚመኙና ድርጊት ላይ በድርጊት ጉዞ ላይ ያሉ ልጆች ናቸው። ስለዚህ እንደዚህ ይመስላል ጓደኞቼ ማለት ነው። በትንሹ

እሳት ለምን ትጠቀሚያለሽ? ሄሄ እሳትማ ለብዙ ነገር ነው እምትጠቀመው። እሳት ለማንደድ የምትጠቀማቸው እሳት ለማንደድ ምንትጠቀሚያለሽ የሚለውን ነገር ለብዙ ነገር። አንድም ለመግብ ለማብሰል ሁለትም መብራት ሲጠፋ ጨለማ ሲሆንብኝ እሳትን አቀጣጥዬ ብርሃን አበራለሁ። እሳት አቀጣጥዬ ምግብ አበስላለው እሳት አቀጣጥዬ ምናልባት ውሃ አፍልቼ ለተለያየ ነገር ለ ልጠቀምበት እችላለው። መብራት ከሌለች እሳት አቀጣጥዬ ውሃ አሙቄ ገላየ ልወስድ እችላለው። ሻወር እሳት አሙቄ እቃዎቼን ሳህኖቼን በሞቀ ውሃ ላጥብ እችላለሁ። ሻይ ላፈላበት እችላለሁ እሳት አቀጣጥዬ ምግብ ላበስልበት እችላለሁ። ስለዚህ እሳት ማቀጣጠል ለብዙ ዘርፍ ይጠቅማል። ኧ ስለዚህ እሳት ለማንደድ እምጠቀመው ለእንደዚህ ነው። በተለይ ደሞ ክረምት በሆነ ሰዓት በጣም ብርድ ካለ ዝናብ ዘንቦ ካቆመ በኋላ ግብ ላይ እወጣና ሳቴን አቀጣጥዬ ኧ በብዙ በትልቁ ግቢውን አሞቀዋለሁ። ከዛም በቆሎ እየጠበስኩኝ እይ ብርድ ልብሴን ወይም ደሞ ቅልል ያለውን አልጋ ልብስ ወይም ነጠላ ለብሼ የሰማይን አየርንና ድባቡን እያየሁኝ እዛ በቆሌን እየበላሁኝ እሳትን አቀጣጥዬ እየሞኩኝ ራሴም ሆነ ግቢየን እያሞኩኝ ጊዜን አሳልፋለሁ። ስለዚህ ለዛ እምጠቀመው እሳት ባንደድን ማለት ነው። ለብዙ ነገሮች ስለሚጠቅሙ ለእንደዛ እንደዛ እጠቀማለሁ በተለይ እኔ።

በግብያ ዋጋ መደራደር ትችያለሽ ወይ? አዎ መደራደር እችላለሁ። ምክንያቱ ገበያ ሻል አንዳንድ ጊዜ ልክ ላይሆኑ ይችላሉ ያ ማለት አንዱ ገበያ ይጨምራል አንዱ ገበያ ይቀንሳል። ግን እቃቸው አንድ አይነት ነው። ምንም ልዩነት የሌላቸው ሲሆኑ እግድ ነው። ሌላ ዋጋ ወይ ገበያ ያየሁት ዋጋ በዛው ዋጋ ለመግዛት ስል እደራድራለሁ ምክንያቱም ስለ እቃውን ያለው ዋጋ በገበያ ላይ ካወቅኩኝ ማለት ነው። እቃቸው አንድ አይነት ከሆኑ ዋጋቸውም አንድ መሆን አለበት። ምናልባት ሊለያይ እሚችለው ወይ የአገባባቸው ያ ማለት አገዝ ሲገዙ ቀደም ብለው የቆዩ ከሆኑ ውቡ ዋጋቸው ይቀንሳል። ምክንያቱም በረካሽ ጊዜ ነው አሁን እየቆየ ሲወጣ ግን እየጨመረ ዋጋው ሲመታ ዋጋው ጨምሮ ሊሸጥ ይችላል። ስለዚህ እኔ ወይ በዛኛው በሌላ በዝቅተኛ የነበረ የመጀመሪያ ዋጋ ሊሰጡኝ እጠይቃለሁ። የሚያዋጣቸው ከሆነ እዛ በዝቅተኛ ዋጋ ያለውን ሄጄ እገዛለሁ ማለት ነው። ስለዚህ የገበያ ዋጋ መደራደር እችላለሁኝ ማለት ነው። ግድ ነው ምክንያቱም አይኔ እያየሁኝ እያወቅኩት እቃን መቶ ዶላር ቢለኝ በአንድ እቃ እዛኛው ደግሞ ሁለት መቶ ዶላር ቢለኝ የምመርጠው እኔ ሁለት በመቶ ዶላር እንዲሰጠኝ ነው። ምክንያቱም ቀርቼው አንድ አይነት እስከሆነ ድረስ የዋጋ ልዩነትህን እንጂ ስለዚህ በመቶ ዶላር እንዲሰጠኝ ወይም መቶ ብር እንዲሰጠኝ እጠይቀዋለሁ። በመቶ ብር የማይሰጠኝ ከሆነ ደግሞ በመቶ ብር የምትሸጠው ያ እቃ ሂጄ ተመልሼ እገዛዋለሁ ማለት ነው። ስለዚህ እንደዚህ ነው ገበያ የምደራደረው ማለት ነው።

ኦኬ በመስኮት ጎን መቀመጥ ትወጃለሽ ወይ? አዎ የሚልበት ጥያቄዎች እየተደጋገሙ ነው። ግን አዎ በመስኮት ጎን መቀመጥ እወዳለሁ በጣም ነው የምወደው በተለይ በተለይ። ምሳ ሰዓት ማለት ጠዋት መስኮቱ ወደ ፀሀይ አካባቢ ከሆነ የፀሀይ ጠዋት ፀሀይ ለማግኘት። ጠዋት አካባቢ ከዛ ደግሞ ፀሀይ ልትጠልቅ ስትል ወደ ማታ አካባቢ። በመስኮት ላይ ቁጭ ብሎ ንፋስ ማግኘት ከአካባቢው ማየት አየሩን ማየት ሰዎቹን ድባቡን። ሁል ነገሩ ከተማው ወከባው ጋጋታው ሁሉ ነገር ስታይ በመስኮት ላይ ሆኖ። እጅግ በጣም ይማርካል እና በጣም ደስ የሚለው። ስለዚህ በመስኮት ሆኜ ንጹህ አየሬን እየተነፈስኩኝ እያየሁኝ ከመስኮቴ ቁጭ ብዬ ከተማውን እመለከተዋለሁ። ከዛ ደግሞ የምድር መልክአ ምድርን እዛ ሆኜ አያታለሁኝ ያ ማለት የከተማው ማለት ነው። እና የከተማ ገጸ ባህሪ እና የመልክዓ ምድሩን አያለሁ። ያለው አየሩ ራሱ እና ድምፁ ወከባ ጋጋታው ሁሉ ነገር አንድ ላይ ሳየው እዛ ሆኜ። የጨረቃዋም አለች ማለቴ ፀሀይዋም አለች እየጠለቀች ነው። እና ይለያል እዛ ሆኖ ማየት ባይዘወይ በጣም ነው የሚለየው ደስ ይላል። በቃ የሆነ የሚማርክ ነገር አለው። እና በመስኮት ሆኖ ማየት በጣም ነው መንፈስን የሚያድሰው የሚያስደስተው እና በጣም እጅግ ነው የምወደው። በመስኮት ሆኖ በተለይ በተለይ ፀሀይ ልትጠልቅ ስትል አካባቢ። እና ፀሀይ ልትወጣ ስትል አካባቢ ደግሞ ያለው። መልክአ ምድሩ የጧት ፀሀይዋ ስትወጣ ስትል ልክ ግብት ብላ ውጥት ስትል ምድሪቱን ክልብስ አድርጋ ሙቀቷን ስትሰጠው። ይጨሳል ምድሩ ምክንያቱም በእርጥበት ይዘው ስለነበረ ማለት ነው። ምድሪቱ እርጥብ ስትይዝ ፀሀይዋ የጧት ፀሀይ ስትነካው ምን ይሆናል? ጭሱ ይተናል ማለት ነው። እርጥበቱ ወደ ሰማይ ስለምተን እርጥበቱ ይተንና ጭስ ይሆናል ማለት ነው። እንደ ጉም ሆኖና የሆነ የምያምር ጉም ነው የሚሆነው ሲታይ። እና በጣም ነው ደስ የሚለኝ መስኮቱን ሳየው።

የምትወዱት ምግብ ምንድነው? ለምሳሌ እኛ ቤት የምንወደው ምግብ አባቴ ዶሮ ወጥ ብዙም አይወድም አይወድም ዶሮ የሚባል ነገር መብላት አይወድም። ምክንያቱም ዶሮ ያገኘችውን ትበላለች ምንም አትጸየፍም ስለሚል እንደዛ አይነት ሁና ስለሚያያት። እንትን አይልም ማለት ነው። ስለዚህ አይወድም ዶሮ ምግብ መብላት። ስለዚህ ለዚያ ነው። እና